እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ነው ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ በማለት የከበረና ከልብ የመነጨ የሰላምታ ድምፄን እያሰማሁ እንደምትኖሩበት አካባቢ ሰዓት አቆጣጠር እንዴት አደራችሁ እንዴትስ ዋላችሁ እንዴት እንደምን አመሻችሁ በማለት እንግዲህ ሰላምታዬን ካቀረብኩ በኋላ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው። እንደተለመደው እንግዲህ ቃለ መጠይቁ ምን ይላል ኩፍያ ማድረግ ትወዳለህ? ይላል እንዴ በሚገባ ነው ነው መልሱ ምክንያቱም ክፍያ እኮ እንግዲህ እንደሚታወቀው ከራስ ፀጉራችን እስከ እግር ጥፍራችን ድረስ የተለያዩ አልባሳት አሉ የምንለብሳቸው ልብሶች እነዚህም ስያሜያቸው በዚያው ልክ የተለያዩ ናቸው። ለምሳሌ ለግራችን ጫማ እንደምንገዛ ሁሉ እንደዚሁም ደግሞ ከቂጣችን እስከ እግራችን እስከ ቁርጭምጭምታችን ድረስ ላለው የሰውነት ክፍላችን ደግሞ ቦላሌ ወይም ሱሪ እንደሚያስፈልገን ሁሉ እንደዚሁም ደግሞ ከአንገታችን እስከ ቂጣችን ድረስ ላለው የሰውነት ክፍላችን ሹራብ ወይም ደግሞ ጃኬት ወይም ደግሞ ኮት ወይም ሸሚዝ እንደምንለብስ ሁሉ ለራሳችንም እንግዲህ ራሱን የቻለ ልብስ የልብስ አይነት አለው ማለት ነው። ይሄም ኩፍያ የሚባል ሲሆን ኩፍያዎች እንግዲህ በአይነታቸውም የተለያዩ ናቸው በስርየታቸውም የተለያዩ ናቸው ማለት ነው። ስለዚህ በቅርጻቸው በተሰሩበት ማቴሪያል የተለያዩ አይነት ኩፍያዎች አሉ። እንግዲህ ኩፍያዎች ምናልባትም አንድም ከጨርቅ ሊሰሩ ይችላሉ ሁለቱም ከፕላስቲክ ነገር ሊሰሩ ይችላሉ። ሁለቱም እንግዲህ እነዚህ ባርኔጣዎች ወይም ኩፍያዎች ማለት ነው። ከ ጭፋር እንለዋለን አለማቀፋዊ ስያሜው ምንድነው? ዘግባ ይባላል ዙሮ ማነው ዚምባባ ይባላል። ከዚምባባ ከዚምባባ ወይም ደግሞ ከጭፋር የሚዘጋጅ ኩፍያ አለ። ስለዚህ ኩፍያዎች በአይነታቸው እጅግ በጣም ብዙ አይነት ቢሆኑም ምን ልብሳቸውም እንግዲህ ወቅት ወቅት አለበት። ማለት ለምሳሌ ከዚምባባ የተሰራውን ኮፍያ የምንለብሰው በዋናነት ማለት ነው ፀሀይን ለመከላከል ነው። ሌሎቹ ግን ከሹራብ ወይም ደግሞ በፋብሪካ የሚሰሩ ኮፍያዎች ግን አንድም የፀሀይ ብርሃንን ለመከላከል ነው የፀሀይ ብርሃን የፀሀይ ሙቀትን ለመከላከል ነው። ሁለቱም ደግሞ ለዝነጣም ይሆናል ማለትም አመታዊ ባላስ ሲሆኑ እንደዚህ ለሽርሽር ዝንጣ ወጣ ሲባል ወደ መስመር ማለት ነው። እንደነዚህ አይነት ልብሶችን በጣም የሚያምሩ ስርየታቸው በተለያየ ሞዴል ነው የሚገነቡት የሚሰሩት ማለት ነው። ስለዚህ በተለያየ ዲዛይን እና በተለያየ ቅርጽ እና እንዲሁም ስርየታቸው የተለያየ በኢንዱስትሪ በተለያዩ ብራንድ ባላቸው ኢንዱስትሪዎች የሚመረቱ በመሆናቸው በቃ ለዝነጣ እጅግ በጣም ይመቻሉ ማለት ነው። እነዚህን አይነት ኩፍያዎች ማድረግ ስለዚህ ኩፍያዎቹ እንደአስፈላጊነቱ ለዝነጣም ልንለብሳቸው እንችላለን ወይም ደግሞ ማለትም አመታዊ ባዓላት ሲሆኑ ለዚያ ጊዜም ልንለብሳቸው እንችላለን እንደ ፋሽን ሁኖ ማለት ነው። ወይም ደግሞ እንግዲህ ስራ ቦታ ላይ እንግዲህ የፀሀይ ሙቀት በጣም ከፍተኛ ስለሚሆን ምናልባት ፊልድ ላይ ውጭ ላይ ስራ የምንሰራ ከሆነ ለፀሀይ ሙቀት መከላከያ ብለን ይሄንን ኮፍያ እንለብሳለን ማለት ነው። በተለይ በዋናነት እንግዲህ አንዳንድ ሰዎች እንግዲህ ጄኔቲካሊም ሊሆን ይችላል። እሱ አስረግጫ መናገር አልችልም ብቻ ምንድነው? በተፈጥሮ አንዳንድ ሰዎች ራሰ መላጣ ሰዎች አሉ። በተለይ እነዚህ ራሰ መላጣ ሰዎች ትንሽ የፀሀይ ሙቀት ሲነከቸው በጣም ነው ራሳቸውን ሁሉ የሚያዞራቸው ያማቸዋል። እና እነዚህ ራሰ መላጣ ሰዎች በቃ ሁሉም ማለት ይቻላል እንደው በብዛት ይህንን ኩፍያ በመልበስ ነው ወደ ውጭ ሲወጡ የሚንቀሳቀሱት ማለት ነው። ለምን? በዋናነት የፀሀይ ሙቀትን የፀሀይ በ ጨረርን እንዲከላከልላቸው ወይም ደግሞ ከፀሀይ በጨረር ራሳቸውን ለመጠበቅ ምን ይጠቀማሉ ማለት ነው። ኮፍያ ይጠቀማሉ ማለት ነው። እና ራሰ መላጣ ወይም ደግሞ ፀጉር የሌላቸው ሰዎች ኮፍያን አዘውትረው ይለብሳሉ ማለት ነው። እና እኔ እኔም እንደዚሁ አልፎ አልፎ ራሰ መላጣ አይደለሁም በርግጥ ራሰ መላጣ አይደለሁም። ነገር ግን አንዳንዴ አልፎ አልፎ ባዓላት ሲሆኑ ለዝነጣ እንግዲህ የተለያዩ ዲዛይን ያላቸውን ኩፍያዎች እየገዛሁኝ የተለያየ አይነት ማርክ አላቸው እነዚህን እንለብስና በቃ ዝንጥ እላለሁ አስፋልት ለአስፋልት ማለት ነው። እና በዚህ መልኩ እንግዲህ ኮፍያ ምን ያህል አንድም ለፋሽን ሁለቱም ደግሞ ከፀሀይ ብርሃን ለመከላከል እንደዚሁም በተወሰነ መልኩም ለአይናችን ጥሩ ነው እንግዲህ ኮፍያ የሚያደርግ ሰው ራሱን ብቻ ሳይሆን ከፀሀይ ብርሃን የሚቀላቀል አይኑ ላይ ራሱ ጥላ ስለሚሆንለት ላይናችን ራሱ ጥሩ ነው የሚል መልስ ነው። ያለኝ እንግዲህ ደቂቃ እያለቀብኝ ስለሆነ በዚሁ ሀሳቤን እጨርሳለሁ። አመሰግናለሁ።

እሺ ከምንም በፊት እንግዲህ ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ! እንዴትስ ዋላችሁ! እንዴት አመሻችሁ በማለት የከበረ ሰላምታ ድምፄን እያቀረብኩኝ እንደሚከተለው ቃለ መጠይቁን አነብና ቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ እሄዳለሁ። ሹራብ መስፋት ትችላለህ? ይላል አዎ ነው መልሱ መልሱ በሚገባ ነዋ! ለምን ቢባል እንግዲህ ሹራበ በመጀመሪያ ደረጃ ሹራብ ማለት ከክር የሚሰራ የልብስ አይነት ነው። ይሄን ልብስ ደግሞ ማለት ነው እንግዲህ አንድም በመርፌ ሊሆን ይችላል ወይም ደግሞ ሁለተኛው አማራጭ ምንድን ነው? የልብስ ማሽነ የልብስ መስፊያ ማሽን እራሱን የቻለ አለ። ያንን ተጠቅሜም ሆነ ወይንም ደግሞ በመርፌም ሊሆን ይችላል ምንድነው ግጥም አድርጌ እንግዲህ አድርጌ የመስፋት ችሎታው አለኝ ብዬ ስለማምን ሹራበ መስፋት እችላለሁኝ። መስፋት ቀርቶ ሹራብ መስራት እራሱ እችላለሁ ማለት ነው። መልሱ ለኔ ሹራብ መስፋት የሚያስቸግረኝ አይነት ስራ ባለመሆኑ እጅግ በጣም ቀላል ስራ በመሆኑ ሹራብ መስፋት እችላለሁ የሚል መልስ ያለኝ አመሰግናለሁ!

እሺ እመሰግናለሁ እንዲህ ከምንም በፊት ለሁላችንም ሰላም ወሳኝ ነገር ነው እና። ሰዓት አቆጣጠር ሰላም እንዴት አደራችሁ እንዴትስ ዋላችሁ እንዴት አመሻችሁ በማለት እንግዲህ ከልብ የመነጨ የሰላምታ ድምፄን እያቀረብኩኝ እኔ እጅግ በጣም ደህና ነኝ እግዚአብሔር ይመስገን በማለት ቃለ መጠይቁን እንደሚከተለው አነብና ለቃለ መጠይቁ መብራሪያ እሰጣለሁ ማለት ነው። ከደንበኞች ጋር ትገናኛለህ ይላል መልሱ አዎ ነው። እንግዲህ ከደንበኛ ጋር ያለን ግንኙነት እጅግ በጣም ሲበዛ መልካም። በመልካም ነገር ላይ የተመሰረተ በመሆኑ ግንኙነታችን እጅግ በጣም ሲበዛ ጥብቅ ነው ማለት ነው። ይሄ ማለት ቢያንስ እንግዲህ ከሳምንት ሁለት ጊዜ ሊሆን ይችላል ወይም ደግሞ ሶስት ጊዜ ብቻ እንግዲህ በቢያንስ በሳምንት እንገናኛለን ማለት ነው። ይህም የምንገናኝበትም ለጋራ አላማችን ሊሆን ይችላል ወይም ደግሞ እንግዲህ ወይም ይኸው የአገልግሎትን ፈልገው ሲመጡ በአገልግሎት ጉዳይ ሊሆን ይችላል። የምንገናኘው ዞሮ ዞሮ ግን እኔና ደንበኞቻችን ብዙ ጊዜ ከሳምንት እንደአስፈላጊነቱ ከሳምንት ሶስት ጊዜ ወይ ሁለት ጊዜ በመገናኘት ማለት ነው። በተለያዩ ርዕሰ ጉዳዮች ወይም በተለያዩ ጉዳዮች ላይ ሀሳብ በማንሳት በዚህ ሀሳብ ላይ ውይይት እያደረግና እንደዚሁም ደግሞ መደረግ ያለበትን ነገር በጋራ እየተስማማን እየተወያየን የምንለያይ ይሆናል ማለት ነው። እና ብዙ ጊዜ ከስራ ባልደረቦችህ ጋር ሊሆን ይችላል። ወይም ደግሞ እንደዚሁም ስራ ቦታ ሲባል እንግዲህ በተለይ የተለያየ የስራ መስክ ያላቸው ሰዎች አሉ። እነዚህ የስራ መስኮች እንደ አንድ እንደ አንድ ተቋም የተለያየ ስራ ሀላፊነትን ይዘው የሚሰሩ ሰዎች በመኖራቸው ከእነሱ ጋር እንግዲህ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንደ ምን አደራችሁ እንዴትስ ዋላችሁ እንዴት አምሻችሁ በማለት እንደምትኖሩበት አከባቢ ሰዓት አቆጣጠር ማለት ነው። እንግዲህ ይሄን የከበረ ሰላምታ ድምጽ እያሰማሁኝ እንደሚከተለው ቃለ መጠየቁን በማንበብ። ለቃል መጠየቁ ማብራሪያ እሰጣለሁ ማለት ነው። ወደ ቃለ መጠይቁ እሄዳለሁ። የምትወደው ስፖርት ምንድነው? ይላል እንግዲህ ስፖርት ስንል ብዙ አይነት ስፖርቶች አሉ። በተለይ እነዚህ ስፖርቶችም አንድም በቡድን ሆነን የምንጫወታቸው የስፖርት አይነቶች አሉ እንደዚሁም ደግሞ በግላችንም ሆነን የምንሰራቸው የስፖርት አይነቶች አሉ። እና ከእነዚህም ውስጥ ለምሳሌ እግር ኳስ ሊሆን ይችላል። እግር ኳስ እንግዲህ እግር ኳስ ስንጫወት በቡድን ነው የምንጫወተው። ስለዚህ መሸነፍ እና ማሸነፍ ወይም መሸናነፍ ማለት ነው ወይም እኩል መውጣት አለ። ሌሎቹም ለምሳሌ መረብ ኳስ ሊሆን ይችላል። ቴኒስ ሊሆን ይችላል ወይም ደግሞ ሌሎች የስፖርት አይነቶች አሉ። እንዲሁ ዝም ብለን በግላችን የምንሰራቸው ማለት ነው። ለምሳሌ ፑሽ አፕ የምንለውን ስፖርት እንግዲህ ይሄም አንድ የስፖርት አይነት ሆኖ ነገር ግን ይሄ ምንም ውድድር የሌለበት ነገር ግን ለጤንነት ሲባል ለሰውነት እንቅስቃሴ ሲባል በግላችን የምንሰራው የስፖርት አይነት ነው። ስለዚህ ስፖርቶቹ በአይነታቸው እጅግ በጣም ብዙ እንደሆኑ ከዚህ ላይ በቀላሉ መረዳት እንችላለን ማለት ነው። እና እኔ ደግሞ እንግዲህ በቡድን ሆነው የሚጫወቱት ስፖርት አንደኛው እግር ኳስ ነው እኔ እንግዲህ ወይ እንደ ሱስ ሆኖብኛል ማለት ይቻላል። ለምንድነው? በተለይ እነዚህ የአውሮፓ የእንግሊዝ በዋናነት የእንግሊዝ ፕሪሚየምሊግ ጨዋታዎቹ እንግዲህ የሆነ ክረምት ላይ ለተወሰኑ ሳምንታት ዝግ ይሆናል። ከዚያ በኋላ ተመልሶ ይጀምራል። ከዚያ አመቱን ሙሉ እንደአስፈላጊነቱ ከሳምንት ሁለት ጊዜ ሊሆን ይችላል አንድ ጊዜ ሊሆን ይችላል ጨዋታ ይኖራችኋል። ያንን እለት እና ያችን ሰዓት ጠብቄ ማለት ነው ላይቭ በመግባት እንግዲህ ብዙ ጊዜ ላይቭ በመግባት ጨዋታውን እከታተላለሁኝ። እንደዚሁም ደግሞ ካለፈ በኋላም እንኳን ቢሆን ማን በምን ያክል አሸነፈ ተሸነፈ የሚለውን። በቀጥታ እንግዲህ ወይ በድረ በተለያዩ ድረ ገጾች እየገባሁኝ። እንግዲህ ጨዋታውን የጨዋታ ሂደቱ ምን ይመስል እንደነበረ ለመረዳት እሞክራለሁኝ። ከዛ በተጨማሪም በተለያዩ ማህበራዊ ሚዲያዎች ማለትም እንደ ፌስቡክ ወይም ዩቲዩብ ቴሌግራም እየገባሁኝ። ያው ጨዋታው ምን ይመስል እንደነበረ በቀላሉ ለመረዳት ይህንን አይነት ጥረት አደርጋለሁ ማለት ነው። እና ምን ለማለት ፈልጌ ነው? እኔ እጅግ በጣም የምወደው ወይም ደግሞ እንደ ሱስ ሆኖ የማየው ሁሌም የምከታተለው ጨዋታ የስፖርት አይነት ቢኖር ማለት ነው። እግር ኳስ ነው ለማለት ፈልጌ ነው። ስለዚህ እኔ ከሁሉም የስፖርት አይነቶች እግር ኳስ ሳይ እጅግ በጣም ደስ ይለኛል በጣም ነው የምትደሰተው። እንደዚሁም ደግሞ እኔም ቢሆን ማለት ነው። እንግዲህ ጊዜ ሲኖረኝ ነፃ በምሆን ሰዓት ማለት ነው። ወደ ኳስ ሜዳ እንግዲህ ለብቻዬም እንኳን ቢሆን ከኳስ ጋር አብሬ ስሯሯጥ ስሮጥ ስሯሯጥ እጅግ በጣም ደስ ነው የሚለኝ። ያ ማለት ኳስን ከመቆጣጠር አንፃር እንደዚሁም ተኳስ ጋር አብሮ መብረር ራሱ እጅግ በጣም ቴክኒክ የሚጠይቅና። በዚያውም ልክ ደግሞ ኳስን እንዴት አድርጎ መቆጣጠር በእግር ምንም አይነት በእጃችን ሳንነካ በእግር ኳስን እንግዲህ በአየር ላይ እየበረች የመጣችን ኳስ በቀጥታ በእግራችን ሊሆን ይችላል ወይም በራሳችን እና እንገታና ፍጥነቷን እናስቆምና ከዚያ በእኛ ቁጥጥር ውስጥ አድርገናት። ከዚያ ኳስን ወደፊት እየገፋን ሄደን እንዴት አድርገን ጎል ማስገባትና ጎል ማስቆጠር እንደምንችል። ልዩ ቴክኒክ የሚጠይቅ በመሆኑ በዋናነት እኔ ከሁሉም የጨዋታ አይነቶች። ከስፖርት አይነቶች ማለት ነው እግር ኳስን ስወድ ከዚያ በተጨማሪ ግን መረብ ኳስም እንደዚሁ መጫወትም ሳየውም ራሱ ደስ ይለኛል ማለት ነው። ስለዚህ መረብ ኳስ እና እግር ኳስ ለኔ እጅግ በጣም ደስ የሚለኝና የምወዳቸው የስፖርት አይነቶች ናቸው ማለት ነው። ስለዚህ እግር ኳስ በዋናነት ምንድነው አስራ አንድ ተጫዋቾች ሆነው ይመለመላሉ። ከእያንዳንዱ ቲም ሁለት ቲም ያስፈልጋል እንግዲህ እግር እግር ኳስን ለመጫወት ከዚያ ውስጥ እንግዲህ አንደኛው ጎል ጠባቂ ይሆናል። ሌሎቹ የመሃል እና የመስመር ተጫዋች ሆነው እንግዲህ ኳስን ማለት ነው። በቃ ለቲማቸው ብቻ እየተቀባበሉ በቲማቸው ወደፊት ወደ ተቃራኒ ግሩፕ ለማስገባት እና ጎል ለማስቆጠር የሚደረግ ትግል ነው ማለት ነው። ወይም ደግሞ የጨዋታ አይነት ነው ማለት ነው። እና ይሄንን ስፖርት እጅግ በጣም ተመስጬ ከውስጤ በልቤ ውስጥ በቃ ሰርጾ የምከታተለው። የስፖርት አይነት ነው ማለት ነው። መረብ ኳስም እንደዚሁ እንግዲህ ኳስ ተሰርባ ስትመጣ ያችን ኳስ በቀጥታ ክንዳችን ላይ ወይም በራሳችን በመቀበል ማለት ነው በማሳረፍ ከዚያ በእኛ ሜዳ ላይ እንዳትወድቅብን ወደ ተቃራኒ ግሩፕ እንድትወድቅ

እሺ አመሰግናለሁ እንግዲህ ከምንም በፊት ለሁሉም ለሰው ልጅ በሙሉ ማለት ነው ሰላም ለሁላችንም። በጣም ወሳኝ ነገር ነውና ይህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች እንደ አጠቃላይ እንደምትኖሩበት ሰዓት አቆጣጠር እንዴት አረፈዳችሁ እንደምንስ ዋላችሁ እንዴት አመሻችሁ እያልኩኝ? እኔ እጅግ በጣም ደህና ነኝ እግዚአብሔር ይመስገን በማለት እንግዲህ ቃለመጠየቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የሚሰጥ ይሆናል ማለት ነው። አሁን በቀጥታ ወደ ቃለ መጠይቁ ማንበብ እሄዳለሁ ማለት ነው። ቀዝቃዛ የአየር ሁኔታ ትወዳለህ ይላል? መልሱ በከፊል እወዳለሁ ነው። ነገር ግን እንደው በዋናነት ቀዝቃዜ የአየር ሁኔታ ሳይሆን ሞቅ ያለ የአየር ሁኔታ ነው ብዙ ጊዜ የሚመቸኝ በተለይ በዋናነት አሁን ምንድነው እኔን ሳይነስ የሚባል ህመም እያመመኝ ስለሆነ። አየሩ ቀዝቀዝ ሲል ደግሞ በሽተው እንግዲህ ትንሽ ጸና ይላል ይጸናብኛል እና እሱን በሽታ እንግዲህ ለመቋቋም እንደው በዋናነት አየሩ ሞቅ ያለ ሲሆን ነው። ትንሽ የሚሻለኝ እና ስለዚህ ይሄንን መሰረት በማድረግ ማለት ነው። ሞቅ ያለ የአየር ሁኔታ ነው የሚመቸኝ። እንደዚሁም አስተዳደጌም ምናልባትም ወደ በረሃው አካባቢ ተወልጄ ያደኩ ከመሆኔ አንፃር። በጣም ቀዝቃዛ የሆነ የአየር ሁኔታ ብዙም አይመቸኝም። ነገር ግን ሙቀትም ያልሆነ ቀዝቃዛም ያልሆነ ልክ ጤናማ ማለትም የሙቀት መጠኑ ከ ከሃያ እስከ ሰላሳ አካባቢ ድረስ የመጠን የሙቀት መጠኑ ከሃያ እስከ ሰላሳ ዲግሪ ሴልሺየስ የደረሰ አካባቢ ያለበት የአየር ፀባይ እጅግ በጣም ይመቸኛል። ነገር ግን ከዚያ በታችም ሲሆን ከሃያ በታችም ሲሆን ቀዝቃዛ ነው። እንደዚሁም ደግሞ ከሰላሳ በላይ ከሆነም ደግሞ እጅግ በጣም ሙቀት ስለሚሆን። እንግዲህ ከዚህ ሬንጅ በታች እና በላይ ያለው የአየር ፀባይ ለኔ እንደ ግሌ አይመቸኝም። እንደውም ለተለያዩ አይነት የሰውነት በሽታዎች ነው የሚያጋልጠኝ ማለት ነው። ሲቀዘቅዝም ቅድም እንደገለጹትኝ እንደ ሳይነሳ አይነት በሽታዎች ጉንፋን በጣም በጣም ይጸናብኛል ከዚያ በላይ ሲሆንም ደግሞ ሙቀቱን መቋቋም አልችልም ያ ማለት እንግዲህ በላብ መልክ እንግዲህ ሰውነቴ ሙልጭ ብሎ ያልቃል ማለት ነው። እንደዚሁም ደግሞ ለመቀሳቀስ ራሱ ድክም ነው የሚል ከሙቀት መጠኑ በጣም ሲጨምር ደግሞ ስለዚህ። ሁለቱም የአየር ፀባዮች ለኔ ከማለት ከሰላሳ በላይ ዲግሪ የሙቀት መጠኑ ከሰላሳ ዲግሪ ሴልሽየስ በለይ። እንደዚሁም ደግሞ ከሃያ በታች ከሃያ ዲግሪ ሰልሽየስ በታችም ሲሆን ሁለቱም እንደማይመቹኝና ነገር ግን ከሃያ እስከ ሰላሳ ዲግሪ ሴልሼስ የመጠን ሙቀት ያለበት አካባቢ ለኑሮ እኔ ለኔ ማለት ነው እጅግ በጣም የሚመቸኝ ነው። ስለዚህ በጣም ቀዝቃዛ የሆነ የአየር ሁኔታ ለኔ ለጤናዬም አይመቸኝም ማለት ነው። ብዙ ጊዜ ግን አንዳንድ ሰዎች አሉ ለምሳሌ በተለይ ሴቶች ማለት ነው። በጣም ሙቀት የሆነ አካባቢ ለጤናቸው እጅግ በጣም ይመቻቸዋል። ማለትም ለምሳሌ ቀዝቃዝ አካባቢ ላይ የምትኖር አንድ ሴት ወደ ሙቀት አካባቢ በጣም ሙቀቱ ከፍተኛ ወደሆነ አካባቢ ስትሄድ በቃ በአንድ ጊዜ ትወፍራላች ይመቻታል መልኳ ሁሉ በቃ ጽድት ትላለች የቆዳ ደም ግቧታ ሁሉ ጽድት ይላል እና ያ ማለት ምን ማለት ነው? ለሴቶች ሞቃታማ አካባቢ እንደሚመቻቸው ለወንድ ደግሞ በተቃራኒው እንግዲህ ከሙቀት ይልቅ ቀዝቀዝ ያለ የአየር ፀባይ እንደሚመቸው። ይሄ እንግዲህ ይሄ ግልጽ ማሳያ ነው ማለት ነው። ወይም ግልጽ የሆነ ምሳሌ ይሆናል ማለት ነው። እኔ ይሄም ይሄም ማለት ምንድነው? ምናልባት ወንዶቹ እንግዲህ የጉልበት ስራ ከመስራታቸው አንፃር የጉልበት ስራ ሲሰሩ አንድም ከሙቀቱ ጋር በተያያዘ ሁለትም ደግሞ ስራ ሲሰሩ የሚያመነጩት ሙቀት ሁለት እነዚህ ሁለቱ ተደራርርበው ከአቅም በላይ የሆነ ሙቀት ስለሚሆን ያ ምናልባትም ለጤና ምቾት ላይሰጥ ይችላል ይሆናል ማለት ነው። ሴቶቹ ግን ቀለል ያለ ስራ ስለሚሰሩ ሙቀትም ቢሆን ያን ያህል አይቸግራቸውም ማለት ነው ስለዚህ ይመቻቸዋል ማለት ነው። እና በዋናነት እንግዲህ ሴቶቹ ሞቃታማ አካባቢ ሲሆኑ ሰውነታቸው እንደሚዳብር እንደሚወፍሩ። እንደዚሁም በቁመናቸው በቃ በአጭር ጊዜ ውስጥ በጣም ጥሩ ሆኖ እንደሚገነባ። እና ደግሞ በተቃራኒ ወንዶች ደግሞ በጣም ሞቀታማ አካባቢ ከሆነ የሚኖሩ በጣም ቀጫጫዎች እንደሚሆኑ። እኔም እንግዲህ በህይወት ጉዞዬ ውስጥ ያየኋቸው አጋጣሚዎች አሉ እኔ አንድ ህያው ምስክር እሆናለሁ ማለት ነው። ለምሳሌ እኔ ወደ አርባ ምንጭ ነበር ለስድስት አመት የቆየሁትኝ ያ ደግሞ እጅግ በጣም ሲበዛ ሞቃታማ አካባቢ ነው። እና ወንዶቹ በአንዴ በቃ ጩልጥ ብለው ይከሳሉ ሴቶቹ ደግሞ ቀጫጫ የነበሩ ሴቶች በጣም ተመችቷቸው በጣም ይወፍራሉና ይሄ ምንድነው ሙቀት ለሴት ልጅ እንደሚመቻትና ለወንድ ልጅ ደግሞ በተቃራኒው ቀዝቃዛ እንደሚመቸው። በዚህ እኔ አንድ ማረጋገጫ ምስክር ህያው ምስክር ነኝ ማለት ነው። ስለዚህ ሰዓቴ ስላለቀ አመሰግናለሁ ሰላም ቸር ይግጠም

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና እንደምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው። የከበረ የሰላምታ ድምፄን እንደዚህ እያልኩ አሰማለሁኝ ሰላም እንዴት አድራችሁ እንዴትስ አመሻ እንዴትስ ዋላችሁ እንዴት አመሻችሁ በማለት። ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ እኔ እግዚአብሔር ይመስገን በጣም ደህና ነኝ እያልኩኝ ቃለመጠይቁ እንደሚከተለው አነብና ወደ ቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው። አሁን በቀጥታ ወደ ቃለም እጠይቀዋለሁ። የቪዲዮ ጥሪ ታደርጋለህ ይላል መልሱ አዎ ነው። የቪዲዮ ጥሪ ሲባል ምን ማለት ነው? የምንደዋወለው ማለት እኔ የደወልኩለት ሰውና ወይም ለኔ የደወለልኝ ሰው ምንድነው? በድምጽ ብቻ መልእክት ከማስተዳደፍ በተጨማሪ ድምፃችን እየተሰማ እንደዚሁም ደግሞ በክሊፕ ማለትም በቪዲዮ እየተያየነ ምን እየሰራ እንደሆነ ምን እያደረገ እንደሆነ ምን እንደለበሰ የት አካባቢ ላይ ሆኖ እንደሚያወራልኝ ሁሉን ነገር እንቅስቃሴውን ፊቱን አይኖቹን የአፉን እንቅስቃሴ የከንፈሮቹን እንቅስቃሴ ሁሉ ሁሉን ነገሩን እየተያየነ የምናወራበት ማለት ነው። ይሄ የምናወራበት የ የስልክ የጥሪ አይነት ነው ማለት ነው። ለምሳሌ ይሄንን ለማድረግ የግድ ምን ያስፈልገናል ማለት ነው? ስማርት ፎን ያስፈልገናል ማለት ነው። ስማርት ፎን ስማርት ፎን ከመኖሩም በላይ ደግሞ ወይ ዋይፋይ የዋይፋይ ኮኔክሽን ሊኖር ይገባል። አሊያ ደግሞ ዳታ በማብራት ይሆናል እንጂ እንደማንኛውም መደበኛ የስልክ ጥሪ ዝም ብሎ በቀጥታ የሚደወል አይደለም። ስለዚህ የቪዲዮ ጥሪ ለማድረግ በመጀመሪያ ደረጃ ወይ ዳታችንን ሞልተን በዳታ ዳታ አብርተን በዳታ መደወል አለብን። አለዚያ ደግሞ ከዋይፋይ ጋር ኮኔክት በማድረግ በሆናችን በስልካችን ሊሆን ይችላል ወይም ደግሞ በኮምፒውተራችን ሊሆን ይችላል። ስለዚህ ምንድነው ቀጥታ ምን እናደርጋለን ማለት ነው? ፊዚካሊ አብረን እንዳለን ሆነን ወይም ደግሞ እንደ ዙም ሚቲንግ አይነት ነገር ሆኖ ልክ ምን እያደረገ ምን እየሰራ እንደሆነ በቀጥታ አይን በአይን እየተያየን የምናደርገው የሀሳብ ልውውጥ ነው ማለት ነው። ወይም ደግሞ የመልእክት ማስተላለፊያ መንገድ ነው ማለት ነው። እና እንግዲህ ከአውዲዮ የስልክ ጥሪ ይልቅ የቪዲዮ ጥሪ እጅግ በጣም የተሻለና አስተማማኝ ወይም ደግሞ ማለት ግልጽ በቃ ግልጽ የሆነና እጅግ በጣም ደስ የሚል ነው ማለት ነው። ይሄን ማለት ምን ማለት ነው? ለምሳሌ የናፈቀንን ሰው በድምጹ ብቻ እንግዲህ በድምጽ ብቻ ከመስማት ይልቅ በ ፊዚካሊ ማለትም አይኑን በአይናችን እያየን መልኩን በአይናችን እያየን የሚሰራውን ስራ የለበሰውን ልብስ እንደዚሁም ያለበትን አካባቢ በግልጽ በአይናችን እያየን ይያወራንው ስለሆነ ስለ ሁሉም ነገር እሱን ሳንጠይቅ እኛ እያየን የምንረዳው ነገር በመሆኑ። ግልጽ እና እንደዚሁም ደግሞ ታማኝነት ያለው የጥሪ ወይም ደግሞ የስልክ የጥሪ አይነት ነው ማለት ነው። ለምሳሌ በድምጽ ብቻ ከሆነ ድምጹን በመስማት እና ድምጹን በመለየት ብቻ ነው የምናወራው ምናልባት ስልኩን አሁን ለምሳሌ ሌላ ሰው ይዞት እኮ ሌላ ሰውም ሊያዋራን ይችላል በድምፁ መለየት ካልቻልን ማለት ነው። ነገር ግን የቪዲዮ ጥሪ ከሆነ ግን እሱን ራሱን እያየን ስለምናወራው እጅግ በጣም ሲበዛ አስተማማኝ ነው። ወይም ደግሞ ከዚያ ከምንድነው ከድምጽ ጥሪ ይልቅ የቪዲዮ ጥሪ እጅግ በጣም የተሻለ እና እንደዚሁም ደግሞ አስተማማኝ ነው ማለት ነው። እና ይህንን የጥሪ አይነት ለማድረግ ደግሞ የግዴታ ምን ያስፈልገናል ማለት ነው? እነዚህ ስማርትፎኖች ያስፈልጉናል እንደገና ደግሞ ከዚያም በተጨማሪ ዋይፋይ ወይም ደግሞ ዳታ ማብራት አለብን ወይም ደግሞ ዋይፋይ አክቲቭ ማድረግ መቻል አለብን ከዚያ በኋላ በቀጥታ ከኢንተርኔት ጋር ኮኔክት በማድረግ ምንድን እናደርጋለን ማለት ነው? ቀጥታ በሊንክ እንደው ሊንኩን እናስገባና እንደዋወላለን ከዛ በኋላ በቀጥታ ሰውየው ምን እያደረገ ምን እየሰራ ምን እንደለበሰ ስለ ሁለንተና ነገሩ በአይናችን እያየን እሱም እኛን መልሶ እያየን ሁለታችንም እየተያየን ማለት ነው የምናደርገው። የስልክ የስልክ ጥሪ ይሆናል ማለት ነው። እና ስለዚህ በዚህ ልክ ግልፀኝነት እና ታማኝነት ያለው በመሆኑ ቪዲዮ ጥሪ ከአውዲዮ ጥሪ ይልቅ የተሻለ ነው ማለት ነው። ስለዚህ ይሄን ለማድረግ የግዴታ እነዚህን ነገሮች አሟልተን መገኘት አለብን ማለት ነው። ማለትም ስማርት ፎን እንደዚሁም ደግሞ ዳታ መኖር አለበት ማለት ነው። እና ብዙ ጊዜ እንግዲህ ወደ ውጭ የወጡ ዘመዶቻችን እህቶቻችን አጎቶቻችን ወይም ደግሞ የስራ ባልደረቦቻችን ሊኖሩ ይችላሉ። እነሱን እንግዲህ ሲናፍቁን ማለት ነው በአውዲዮ ኮል ከማድረግ ይልቅ ቪዲዮ ኮል አድርገን በቃ ስለ ሁሉ ነገራቸው መረጃን በዚህ ልክ እንግዲህ በቀጥታ መቀበል እንችላለን ማለት ነው። አመሰግናለሁ ታንኪው።

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላም ለሁላችንም። እጅግ በጣም ሲበዛ ወሳኝ ነገር ነው እና እንደምትኖሩበት ሰዓት አቆጣጠር ማለት ነው። የከበረ የሰላምታ ድምፄን እንደዚህ በማለት አሰማለሁኝ። ወይም ደግሞ የሰላምታ ድምፄን በዚህ ልክ አቀርባለሁ። ማለት ነው እንዴት አደራችሁ? እንዴት ዋላችሁ? እንደምን አመሻችሁ? በማለት እንግዲህ ጥልቅ የሆነ የሰላምታ ድምፄን እያሰሙኝ እንደሚቀጥለው እቃ ለመጠየቁም በማንበብ ለቃለመጠይቁ ማብራሪያ እሰጣለሁ። ማለት ነው። ቃለመጠይቁ የቅጥር ሂድየት እንዴት ነው? ይላል እንግዲህ የቅጥር ሂደት ስንል ምን ማለታችን? ነው አንድ ሰው አንድ የመንግስት ተቋም ላይ ሊሆን ይችላል። ወይም ደግሞ የግል ድርጅቶች ላይ ሊሆን ይችላል። ብቻ በየትኛውም የስራ መስክ ይሁን እንግዲህ በሌላ አካል ተቀጥሮ ሊሰራ ውል ሲይዝ ማለት ነው እና ተቀጥሮ ለመስራት የግዴታ ምን ያስፈልጋል። ማለት ነው በመጀመሪያ ደረጃ የሚሰራው ስራ እሱ ማለት ተቋሙ ወይም የግል ድርጅቱ ሊያሰራው የፈለገው ስራ እና እንደገናም ደግሞ ይሄ ተቀጣሪው አካል በዚያ የስራ መስክ ላይ ብቁ ነው ወይ? ወይስ አይደለም? ምን ያህል ልምድ ያለው የትምህርት ማስረጃዎችስ ውስጥ በዚህ የስራ መስክ ላይ ምን ያክል እውቀት የገበየበት ገቢቶበታል የሚለውን የግዴታ ተቋሙ ወይም የግል ድርጅቱ እንግዲህ ይሄንን በመጀመሪያ ደረጃ አይቶ ይገመግማል ወይም ይመዝናል ማለት ነው። ከዛ በኋላ ምንድነው? ስራውን በተሻለ ሁኔታ ይሰራልኛል። ብሎ ያመነበትን አካል እንግዲህ ወደዚያ ስራ እንዲገባ ይፈቅዳል እና ከዚያ በኋላ ወደ ስራው ገብቶ ለመቀጠር። ማለት ነው የሚያስፈልጉ ብዙ ደ ሂደቶች አሉ ማለት ነው። በመጀመሪያ የትምህርት ማስረጃ ዶክመንቱን እና የስራ ልምዱን ያሲዛል ከዚያ በኋላ ያንን አይተው የሚቀጥሩት አካል ማለት ነው ያንን ነካዩ በኋላ በዚያ ልክ ግምገመውን ግምገመውን አልፎ ካለፈ እንግዲህ ምንድነው? ቋሚ ሰራተኛ ሆኖ በዚያ ተቋም ውስጥ ከዚያ አለት ጀምሮ ስራ በመስራት እንግዲህ ተገቢ የሆነ ክፍያውን በወርሃዊ ክፍያ ማለት ነው ወይም ደሞዝ እንዲያገኝ ሲያገኝ ማለት ነው ስራውን ደግሞ በአግባቡቡ ያለምንም ክፍተት ማለት ነው ምንም አይነት ችግር ሳይፈጥር የተቋሙን አላማና ላይ ለማስፈፀም ምን ያክል እንግዲህ በታማኝነት እንደሚሰራ ምናልባት ይሄ ሰው ባይታመን ደግሞ ሌላ ለሱ ዋስ የሚሆን ታማኝ የሚሆን ሰው በማቅረብ ማለት ነው። የስራ የተቋሙ የስራ ባልደረባ በመሆን የሚያረጋግጥበት ሂደት ማለት ነው። እንግዲህ የቅጥር የሂደት ስንል ማለት ነው። ስለዚህ ይሄን ሁሉ ፕሮሰስ አልፎ ከመጣ በኋላ ማለትም ግምገማውን አልፎ ወደ ሙሉ በሙሉ የተቋሙ የስራ ባልደረባ ሆኖ ለመግባት ምን ያስፈልገዋል። ማለት ነው። እንግዲህ በዚያ ቅጥር ውስጥ ሲገባ የሚከፈለው ወርሃዊ ለሚሰራው ስራ የሚከፈለው ወርካዊ ክፍያ ደሞዝ አለው። ስለዚህ ስራውን ሲሰራ ደግሞ በተቋሙ ላይ ሌላ ችግር ቢፈጥር እሱ ተጠያቂ በመጀመሪያ ደረጃ ተጠያቂ ይሆናል። ከዚያ በኋላ ደግሞ ለሚሰረው ክፍተት ወይም ደግሞ ለሚያጠፋው ጥፋት እንግዲህ ሆን ብሎ ሊሆን ይችላል። ወይም ሳያቅ ጥፋት ቢያጠፋ ለዚያ ጥፋቱ ማለት ነው። ወይም እንደሰራው ስህተት ተገቢ የሆነ ቅጣት ያልፍበታል እና እንደዚያ ቅጣት እኔ ዋስ እሆነዋለሁ። በማለት እንግዲህ ዋስ የሚሆነው አንድ ሰው ያቀርባል ማለት ነው። አንድ ሰው ሊሆን ይችላል? ወይም ሁለት ሰው ሊሆን ይችላል። ያኛው እንደየተቋሙ መመሪያ የሚለያይ ይሁን እንጂ ስለዚህ ምንድነው? መቀጠር ማለት ነው የትምህርት ማስረጃዎቹን በደንብ ከእንግዲህ ከመጀመሪያ ጀምሮ እስከመጨረሻው ድረስ ያለውን የትምህርት ማስረጃ እና እንደውም የስራ ልምዱን አያይዞ ወደ ተቋሙ የሰው ሀብት አስተዳደር በመሄድ እዚያ ስራ ሲሰራ እንግዲህ በተቋም ውስጥ ስራውን ሲሰራ ለሚፈጥረው ስህተት በቀጥታ ተጠያቂ የሚሆነው እሱ እንደመሆኑ መጠን ከዚያ እሱ እንኳን ማለት። እሱ በሁለተኛ ደረጃ ለሱ ስህተት ተጠያቂ የሚሆን ሌላ ዋስ በማሟላት ማለት ነው። እንግዲህ ያንን ዋስ አሟልቶ የየስራ ቅጥሩን ሊፈጽም ይመጣል። ማለት ነው። የት? ሰው ሀብት ላይ። የተቋሙን የሰው ሀብት በሚያስተዳድረው አካል ላይ ከዚያ በኋላ እነዚህን ሂደቶች ካሟላ በኋላ ማለት ነው። የተቋሙን የስራ አባል መታወቂያ መታወቂያው ይሰጠዋ። ከዚያ በኋላ ከዚያ እንለት ጀምሮ ቋሚ የሆነ የተቋሙ የስራ ባልደረባ እንደሆነ ይሄ መታወቂያው ያረጋግጥለታል። ማለት ነው ስለዚህ ኩንዴም በየወሩ እንግዲህ ወደ ስራው ሲገባ ተስማምቶ የፈረመበት የደሞዝ መጠን አለው። ለሚሰራው ስራ የሚከፈለው ወርቃዊ ክፍያ ማለት ነው ስለዚህ ያንን እንግዲህ ወደ ስራው ከዚህ እለት ጀምሮ ይገባል። ከዛ በኋላ በየወሩ ለሚሰራው ስራ አጠገብ የሆነ ክፍያ ወይም ደግሞ ወርሃይ ደሞዝን የሚያገኝ ይሆናል። ማለት ነው እና እነዚህን ሂደቶች

እሺ አመሰግናለሁ። እንግዲህ ጥያቄው ምንድነው የሚል የስልክ ባትሪህ ምን የስልክህ ባትሪ ምን ያህል ይቆያል? ነው የሚለው። የስልክ ባትሪህ እንግዲህ አዲስ ስልኩም የተገዛው አሁን በቅርብ ሰዓት በመሆኑ እንደዚሁም ከዚህ በተጨማሪ ደግሞ የስልኩ ባትሪው ማለት ነው ኦርጅናል በመሆኑ ማለት ነው። አንዴ መቶ ፐርሰንት ብሎ ከተሞላ በኋላ ቻርጅ ማለት ነው። ቢያንስ እንግዲህ ለሃያ አራት ሰዓት ያገለግለኛል ማለት ነው። አንዴ አንዴ በደንብ ተተሞላ ለሀያ አራት ሰዓት ያ ማለትም ለአንድ ቀን እና ለአንድ ሌሊት አገልግሎት መስጠት ይችላል ማለት ነው። እና የስልክ ባትሪየ የኔ እጅግ በጣም አስተማማኝ የሆነ ማለትም ለብዙ ጊዜ አገልግሎት የሚሰጥ ነው ማለት ነው። ለምሳሌ አንዳንድ ስልኮች አሉ መቶ ፐርሰንት ብለው ቻርጅ ከተሞላ በኋላ አንድ ሰዓት ሁለት ሰዓት ሳንጠቀምበት ወዲያውኑ ምን ይሆናል ማለት ነው ቻርጁ ዜሮ ፐርሰንት ይደርሳል። ነገር ግን እኔ አሁን እየተጠቀምኩበት ያለሁት ባትሪ እጅግ በጣም አስተማማኝ የሆነና ኦሪጅናል የሆነ እንደዚሁም ደግሞ አንድ ጊዜ ሙሉ መቶ ፐርሰንት ብሎ ከተሞላ ቀኑን ሙሉ እንግዲህ እንደዚህ አይነት ስራዎችን ስሰራበት ብውል ራሱ ለአንድ ቀን እጅግ ባስተማማኝ ሁኔታ አገልግሎት የሚሰጥ ባትሪ ነው ማለት ነው። ይሄም ከሌሎች የባትሪ አይነቶች ሲታይ እጅግ በጣም የተሻለ ጥንካሬ አለው ማለት ነው። እና የባትሪው አይነትም ስልኬ እንግዲህ ሳምሰንግ መቶ ሃያ ስምንት በስድስት የሚባለው አይነት ብራንድ ነው። ስለዚህ ባትሪውም በዚሁ ልክ አስተማማኝ እና ኦሪጅናል የሆነ በመሆኑ በስልኬ ባትሪ በኩል ምንም አይነት ችግር የለም ማለት ነው። ያ ማለት ምንድነው ለአስራ ለሃያ አራት ሰዓት ያለምንም ክፍተት ሙሉ አገልግሎት መስጠት ይችላል ማለት ነው። ከሃያ ሰዓት በኋላ ግን ዜሮ ፐርሰንት ሊወርድ ስለሚችል መልሶ ቻርጅ ማድረግ ይኸው ተገቢ ይሆናል ማለት ነው። እንጂ በዚህ ልክ በጣም እየጠቀመኝ እያገለገለኝ ያለ ባትሪ በመሆኑ በዚህ በኩል አመሰግናለሁ። ታንኪው።

እሺ አመሰግናለሁ እንግዲህ ከምንም በፊት ለሁላችንም ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንደምን አደራችሁ? እንዴትስ ዋላችሁ? እንዴት አመሻችሁ? እያልኩኝ የከበረ የሰላምታ ድምፄን ከልብ በመስጠት ማለት ነው ወይም ከልብ በማቅረብ እንደሚከተለው ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለ መጠይቁ እናዳለን። ፎቶዎችን የት ታስቀምጣለህ? ይላል እንግዲህ ሁላችንም ቢሆን ማለት ነው ፎቶዎች ፎቶዎቻችን ምንድን ናቸው ማለት ነው? በቀጥታ የኛ ማንነት መገለጫዎች ናቸው ይህም ማለት ምንድነው? አንድን ሰው ስለ አንድ ሰው ምንነት ባህሪ ምናምን እንግዲህ ተሰው ሰው ልንሰማ እንችል ይሆናል። መልኩ ይሄንን ይመስል ነበር ቁመቱ እንደዚህ አይነት ነበር አፍንጫው እንደዚህ ነበር ፀጉሩ እንደዚህ ነበርን እያልን በወሬ እያወራን ለልጆቻችን ወይም ለልጅ ልጆቻችን ታሪክ ከመንገር ይልቅ እንግዲህ ስለምንፈልጋቸው ሰዎች ስለቤተሰቦቻችን ምንነት ወይም ማንነት መልክ ባህሪ ገጽታ እንደ አጠቃላይ ተክለ ቁመናን በቀጥታ የሰውን ማንነት ሊያሳየን የሚችል ምንድነው ማለት ነው? ፎቶዎቻችን ናቸው ማለት ነው ስለዚህ እነዚህ ፎቶዎቻችን ደግሞ የኛ የማንነት መግለጫ የኛን ማንነት የሚገልጹ ገላጭ ማስረጃዎች ቀጥተኛ ገላጭ ማስረጃዎች እስከሆኑኑ ድረስ እነዚህን ፎቶዎች ደግሞ ማለት ነው በስርዓት እንግዲህ በፎቶ ፍሬም ውስጥ በማስገባት እና ጥንቃቄ በተሞላበት ሁኔታ ማለት ነው ፎቶዎች መቀመጥ ባለባቸው ቦታ ላይ በማስቀመጥ ለትውልድ ለትውልድ እንግዲህ የኛ ማንነት ወይም የኛ ፎቶ አብሮ ለልጅ ለልጅ ጆታችን አብሮ እንዲተላለፍ ማድረግ የኛ ግዴታ ይሆናል ማለት ነው። እና ፎቶዎችን እንግዲህ በዚህ ልክ የኛ ቀጥታ ማስረጂ አስረጂ ማስረጃ የሚያስረዱ ወይም ደግሞ ገላጭ ማስረጃዎች ከመሆናቸው አንፃር ማለት ነው ሁላችንም ቢሆን የራሳቸውን ፎቶዎቻችንን ወይም የአባቶቻችን ፎቶ ሊሆኑ ይችላሉ ወይም የቅድመ አያቶቻችን ፎቶዎች እንግዲህ በስርዓት አባቶቻችን ለእኛ አስተላልፈው ልል ሊሆን ይችላል ዝሮ እንደዚህን ፎቶዎች ማለት ነው ምንድነው ማድረግ ያለብን? በስርዓት ኢቭን የራሳችን ፎቶ ሊሆን ይችላል ለምሳሌ እኔ በአስራ ሁለት አመት ወይም በስድስት አመት ወይም በአንድ አመት ያሉ ፎቶዎች አሁን ያንን እድሜና ያንን ገጽታ ወይም ያን የዛን ጊዜውን ተክለ ቁመና መልክ አብንጫ ፀጉር አለባበስ ምናምን ዛሬ ላይ አላገኘሁም መልሶ የሚገኝ ነገር አይደለም ስለዚህ የዛን ጊዜ ማንነቴን በቀጥታ ለመረዳት እንድችል የግዴታ ምን ማየት ያስፈልጋል ማለት ነው? ፎቶ የዛን በዛን ሰዓት የተነሳሁትን ፎቶ በማየት እንግዲህ በዛን ዘመን እኔ ምን አይነት ገጽታ እንደነበረኝ ሰውነቴ ከስቼ ወይስ ወፍሬ ነበር መልቅ የጥቁር ነበር፣ ነጭ ነበር እንደዚሁም ሁሉንም ነገር መረዳት የምችለው ይሄንን ፎቶ በማየት ስለሆነ ፎቶዎቹ እንግዲህ በቀጥታ ማለት ነው የአንድን ሰው ማንነት በዚያን ሰዓት ላይ የነበረውን ማንነት የሚገልጽ ልዩ ማስረጃዎች ወይም ደግሞ ቀጥተኛ ደረጃ አንድ ማስረጃዎች በመሆናቸው ስለዚህ ፎቶዎቻችንን የራሳችንንም ይሁኑ የአባቶቻችን ፎቶዎች ሊሆኑ ይችላሉ ምንድነው? በቀጥታ በስርዓት ማለት ነው መቀመጥ ባለባቸው ቦታ በጥንቃቄ በማስቀመጥ የታሪክ ማስረጃዎች ቀጥተኛ የታሪክ ማስረጃዎች በመሆናቸው እንደዚህ እያደረግን ፎቶዎችን በስርዓት እንጠቀም የሚል አጠቃላይ መልስ አለኝ። ነገር ግን አሁን ለምሳሌ በተለይ ወደ ገጠሩ አካባቢ እንግዲህ የአባቶቻችንን የቅድመ አያቶቻችን ፎቶ በምንም ታምር ልናገኝ አንችልም። ስለዚህ ምንም ፎቶ ልናገኝ ስለማንችል ስለ ቅድመ አያቶቻችን ምንም አይነት ታሪክ ቢተረክልን ወደ ውስጣችን ጠብ የሚል አንድም ነገር አናገኝም ማለት ነው። ነገር ግን ፎቷቸውን ይዘው ቢያቆዩን ኖሮ እንግዲህ ስለ ውፍረታቸው ስለ ቅጥመታቸው ስለ ሰውነት ተክለ ቁመናቸው ስለ አፍንጫቸው ስለ አይናቸው ስለ ጆሯቸው ስለ ፀጉራቸው እንግዲህ የተወሰነ መረጃ በቀጥታ በታሪክ ቢነገረንና ያንን ደግሞ ከፎቶ ጋር በማነፃፀር ማለት ነው እኛም የተወሰነ ሂንት ወይም ደግሞ የተወሰነ ምንጭ መያዝ እንችል ነበር ነገር ግን ምንም አይነት ማስረጃና ወይም መረጃ ማግኘት አይቻልም ማለት ነው እንደዚህ ይሄው እና ደግሞ ምንድነው ከታሪክ ውጭ እንሆናለን ማለት ነው እና እነዚህ ፎቶዎች የአንድ ሰው ማንነት ታሪክ በቀጥታ ገላጭ በመሆናቸው ፎቶዎቻችንን በስርዓት እያስቀመጥን ለልጆቻችን ለልጅ ልጆቻችን ማስተላለፍ መቻል ተገቢ ነው ብዬ እኔ በራሴ አምናለሁ ማለት ነው። እና ሁላችንም ቢሆን ይህን እያደረግን እንግዲህ ስለእኛ ማንነት መረዳት ለሚፈልጉ ልጆቻችን የልጅ ልጆቻችን የታሪክ ምንጭ በዚህ ልክ እናስቀምጥላቸው የሚል መልስ አለኝ። አመሰግናለሁ ታንኪው።

እሺ አመሰግናልሁ እንግዲህ ከምን በፊት ወደ ማብራሪያው ከመህዴ በፊት ሰላም ለሁላችንም ወሳኝ ነገር ነውና። ሰላም እንደምን አላችሁ እንዴት አደራችሁ እንዴትስ አረፈዳችሁ እንዴት ዋላችሁ እንዴትስ አመቻችሁ በማለት እንግዲህ እንደምትኖሩበት ሰዓት አቆጣጠር ማለት ነው ይሄን የመሰለ የሰላምታ ድምፄን በማቅረብ እንደሚቀጥለው ቃለመጠየቁን አነብና ለቃለ መጠየቁ ማብራሪያ እሰጣለሁ ማለት ነው። የምትወደው ፍራፍሬ ምንድነው? ይላል እንግዲህ ፍራፍሬ ስንል ብዙ አይነት ፍራፍሬዎች አሉ በአይነታቸው እንደዚሁም እንግዲህ በመጣፈጥ ደረጃቸውም ሊሆን ይችላል። ፍራፍሬዎችን በብዙ አይነት መልኩን እንከፍላቸዋለን። ለምሳሌ ብርቱቃን ሎሚ ፓፓያ ማንጎ ትርንጎ ሌሎቹንም እንግዲህ ሙዝ እያልን ሌሎችም አይነት ልዩ ልዩ ፍራፍሬዎች አሉ። ለምሳሌ ዶቅማ የሚባል አለ ወይም ሎማ እንለዋለን በዋናነት ሽይ የሚባል አለ እንደ አካባቢያችን ማለት ነው ይሄ ምናልባት ዶቅማና ሽይ የሚባለውን እንደዚህ አለም አቀፋዊ እውቅና ላይኖረው ይችላል። ዝሮ በአካባቢያችን የሚገኝ ፍራፍሬ ሊበላ የሚችል የፍራፍሬ አይነት ናቸው። እነዚህም እና እነዚህ ሁሉ ምንድን ናቸው ማለት ነው የፍራፍሬ አይነቶች ናቸው። እና ከእነዚህ ውስጥ እኔ በዋናነትም የምወዳቸው ፍራፍሬዎች ቢኖሩ። ሙዝ ማንጎ አውቃዶ እነዚህ ሶስቱ በዋናነት ከዚያ ደግሞ ምናልባት እንግዲህ በአንተ ማነው ፓፓያ ማንጎ ሙዝ እና አቮካዶ በቃ እነዚህ አራቱ እጅግ በጣም ደስ የሚሉኝ እና እንደዚሁም ደግሞ በሽታ ተክላካይም ከመሆናቸው አንፃር ስመገባቸውም ይመቹኛል። እንደዚሁም ደግሞ ለሰውነቴ እጅግ በጣም ጤናን ነው የሚሰጡት እነሱን በተመገፉ ቀን በቃ ቀኑ ራሱ ብሩህ ሆኖ ነው የሚውልልኝ። እና እነዚህ ፍላፍሬዎች አሁን አሁን እየተወደዱ ዋጋቸው በጣም እየጨመረ ሄደና ገዝቶ ለመጠቀም ይኸው በጣም ችግር ሆነ። እንጂ እነዚህ ምግቦች ቤት እንግዲህ እንደአስፈላጊነቱ ከሳምንት አንድ ቀን ሊሆን ይችላል ወይ ሁለት ቀን። ገዝቼ ስጠቀማቸው በጣም ነበር የሚመቸኝ አሁን አሁን ግን ኑሮው እየከበደ እየከበደ መጣና እንግዲህ አንድ ፍሬ እንኳን ገዝቶ ለመጠቀም ራሱ ኑሮ በጣም አስቸጋሪ ሆነ። ስለዚህ እኔ የምጠቀመው ፍራፍሬ ምንም ፍራፍሬ ብወድም እንኳን ለመጠቀም ቢሆን እንግዲህ ነው ሁኔታዎቹ አስገዳጅ ሆኖና ገዝጬ ለመጠቀም አልቻልኩም ማለት ነው። እንጂ በዋናነትም ወዳቸው ቅድም የገለጽኋቸው አቮካዶ ማንጎ ፓፓያ ሙዝ እነዚህ እጅግ በጣም እጅግ በጣም ደስ የሚሉና ሲመገቧቸውም ምንድነው ነጻነት የሚሰጡ ቀለል ያሉ ደስ የሚሉ የሚጣፍጡ በሽታንም የሚከላከሉ ለሰውነት ምቾት ያላቸው የፍራፍሬ አይነቶች ናቸው። ከዚህ በፊት ዋጋቸውም ተመጣጣኝ ስለነበረ በብዛት እንግዲህ ከሳምንት ሁለት ጊዜ ሊሆን ይችላል ወይ ሶስት ጊዜ እየገዛሁ እጠቀም ነበር። አሁን ግን ሙሉ በሙሉ ማለት ነው ማለት ይቻላል በቃ በወር አንድ ራሱ የምገዛበት ሁኔታ የለም። ዋጋቸውም ከመወደዱ አንፃር ማለት ነው ነገር ግን እቤቴ እንኳን ራሱ እነዚህን ተክሎች በመትከል እንግዲህ ማየት ጥቅማቸውን ማለትም ፍራፍሬውን ከቤቴ ራሱ ማግኘት እችላለሁ። ብዬ ባስብም ምንም አይነት እንግዲህ ያትክልት ቦታ ትንሽ ከመሆኑ አንፃር እነዚህን ደግሞ ለማብቀልና በእነዚህ ቀጥታ ተጠቃሚ ለመሆን ራሱ አልቻልኩም ከቦታጥበት አንፃር ማለት ነው። እና በዚህ ልክ ነው የምወዳቸው ፍራፍሬዎች ቅድም የገለጿቸው በተለይ እነዚህ አራቱ በጣም የሚመቹኝ እና አንድም መንገድ እነዚህ ፍራፍሬዎች ማለት ነው። አካባቢ ይመርጣሉ ያ ማለት ምንድነው? እኔ ያለሁበት አካባቢ ቀዝቃዛ ከመሆኑ አንፃር እነዚህ ቅድም የገለጽኳቸው በጣም የምወዳቸው ፍራፍሬዎች ደግሞ ሞቃታማ የሆነ የአየር ፀባይ ነው የሚፈልጉ። ብዙ የእጽዋት አይነቶች ምን አይነት አካባቢ ይመጣሉ ቢባል በጣም ሞቃታማ የሆነና እንደዚሁም ደግሞ ተመጣጣኝ ዝናብ ወይም ደግሞ ተመጣጣኝ የሆነ የውሃ መጠን የውሃ አቅርቦት ያለበት አካባቢ ነው። የሚፈልጉት በተለይ ይሄ ወደ ቀዝቃዛው ክልል ወይም አካባቢ ሊመቻቸው የሚችል የእጽዋት አይነቶች እጅግ በጣም በቁጥር አነስተኛ ናቸው። ለምሳሌ እንደ እንደ የእጽዋት ራሱ እንደ ቅርቃሃይ አይነት እጽዋት ካልሆነ በስተቀር ሌላው ሙሉ በሙሉ ማለት ይቻላል። ዘጠና ፐርሰንት የሚሆነው የእጽዋት አይነት ሞቃታማ የአየር ፀባይና እንደዚሁም ተመጣጣኝ የሆነ የዝናብ መጠን ያለበትን አካባቢ ነው ብዙ ጊዜ እጽዋቶች የሚመቻቸው ማለት ነው። እና እጽዋት ምንድነው በዋናነት ፀሀይ ይፈልጋል የፀሀይ የፀሀይና የዝናብ መጠን ይፈልጋሉ ማለት ነው። እንጂ ቀዝቃዛ የአየር ፀባይ ያ የመቻቸውን እድገት እርገታቸውንም ኩስስ ነው የሚያደርጉት። ኩልስን ያደርገዋል እርገታቸውን ራሱ ቀዝቃዛ የአየር ፀባይ ለእድገታቸው ኔጌቲቭ አስተዋጽኦ ነው ያለው ኔጌቲቭ ተጽዕኖ ነው የሚያሳድርባቸው ማለት ነው። እና ዋናነት እንግዲህ እጽዋቱ ምርታማ የሚሆኑት ሞቃታማ አካባቢ ሲኖር ነው ማለት ነው

እሺ አመሰግናለሁ እንግዲህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ከልብ የመነጨ የሰላምታ ድምፄን እንደምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው። እንዴት አደራችሁ እንዴትስ ዋላችሁ እንደምን አመሻችሁ በማለት እንግዲህ ከልብ የመነጨ ሰላምታ ድምፄን በማሰማት ቃለመጠየቁን እንደሚከተለው አነብና ለ ቃለመጠይቁ ማብራሪያ የሚሰጥ ይሆናል ማለት ነው። የስራ ምኞቶችህ ምንድን ናቸው ይላል? እንግዲህ ማንም ሰው ቢሆን ማለት ነው። ራሱ የሚመኘው የስራ መስክ ወይም ደግሞ እኔ ብሰራው ብሎ የሚመኘው የስራ መስኮች ወይም የስራ አይነቶች ይኖሩታል። ምናልባት የተወሰኑ ሰዎች እድላቸው ማለት ምኞታቸው ተሳክቶላቸው በተመኙት የስራ መስክ እንግዲህ ገብተው የመስራት እድሉ ያገኙ ሰዎች ይኖራሉ። እንደዚሁም ደግሞ ብዙዎቻችን ማለት ይቻላል። እንግዲህ ስራውን ብንወደው ብንመኘውም እንኳን በተለያዩ ሁኔታዎች እንግዲህ ያንን ለመስራት እንግዲህ ምቹ ሁኔታ አልፈጠርልን ይልንና። በሌላ በማንፈልጋቸው የስራ መስኮች ገብተን እንድንሰራ የምንገደድበት ሁኔታዎች ይመጣሉ ማለት ነው። እኔ ለምሳሌ እመኝ ነበረ። ምንድነው አንድ የባንክ ላይ የባንክ ባለሙያ መሆን ከዚያ ደግሞ የቴሌ ቴሌ ውስጥ እንግዲህ አንድ የቴሌ ባለሙያ መሆን። ከዚያም ደግሞ እንግዲህ መብራት ኀይል ላይ መስራት ነበር ከሶስቱ ሶስቱን የስራ መስኮች ነበር በዋናነት እመኛቸው የነበረ የነበርኩ በልጅነቴ ማለት ነው። ነገር ግን ያው እንግዲህ እንደ እግዚአብሔር ፈቃድ ነው ሁሉም ነገር የሚሆንና ከሶስቱም በአንዱም አልሆንኩም። ያ ማለት ምንድነው? እኔ አሁን እየሰራሁ እየሰራሁ ወይም ደግሞ እየሰራው ያለውበት የስራ መስክ ምንድነው? መምህርነት ነው ማለት ነው። መምህርነትም በጂኦሎጂ ከጂኦሎጂ ጋር በተያያዘ ያሉ ትምህርቶችን ለዩኒቨርሲቲ ተማሪዎች እንግዲህ ይህንን ትምህርት መስጠት መቻል ማለት ነው። እንግዲህ የኔ የስራ መስክ ይሄ ሆኗል ማለት ነው። ነገር ግን አሁንም ቢሆን ማለት ነው ምኞት አይከለከልምና ወይም ደግሞ ምኞት አይገደብምና የሰው ልጅ ምኞቱ ሊገደብ አይገባውምና አሁን ላይም እንኳ ሆኜ ቢሆን ማለት ነው። ወደፊት ብሰራቸው ብዬ የምመኛቸው ብዙ አይነት የስራ መስኮች አሉ። ወይም የስራ ምኞቶች አሉ። ከእነዚህም ውስጥ አንደኛው ምንድነው? ፕሮግራመር መሆን ነው። ፕሮግራም ዲቨሎፐር መሆን እፈልጋለሁኝ ይሄን ማለት ምንድነው? እንግዲህ እንደሚጠወቀው ጊዜው ወቅቱ ዘመኑ የቴክኖሎጂ ዘመን ከመሆኑ አንፃር ማለት ነው። እያንዳንዱን ስራ እንግዲህ የሚሰራው በሶፍትዌር ነው ወይም በፕሮግራም ነው ስለዚህ። ኢቭን እንደ ሁሉ ነገር ቀርቶ አውሮፕላን እንኳን እንግዲህ በሰማይ ላይ አየር አየር ላይ እየበረረ እንደዚህ የሚሄደው እንግዲህ መሬት ላይ በተጫነው ሶፍትዌር እገዛ ነው ማለት ነው። የኮምፒውተር ሶፍትዌር እገዛ ነው ስለዚህ። በሰማይ ላይ የሚበሩ የትኛውም አካላት ለምሳሌ የዛሬ ላይ ሰው ሰራሽ ድሮኖች አሉ። ተዋጊ ጀቶች አሉ እነዚህ ሁሉ ምንድነው ሰው አልባ ናቸው። ያ ማለት የሰው የሚቆጣጠራቸው መሬት ላይ ሆኖ በኮምፒውተር ነው ማለት ነው በፕሮግራም ነው ማለት ነው። ስለዚህ ይሄን ያህል እንግዲህ ፕሮግራሚንግ ፕሮግራም የሶፍትዌር ፕሮግራም ፕሮግራመር መሆን እጅግ በጣም ሲበዛ እንግዲህ የስራ መስኩ ጥልቅና ሳይንስ ጥልቅ የሆነ ሳይንስ በመሆኑ ይሄንን ሳይንስ እንግዲህ እኔም ችሎታውን አዳብሬ ወይም ደግሞ በኦንላይን በመስመር ላይ ገብቼም ሊሆን ይችላል ወይም ደግሞ መደበኛ ትምህርት ላይ ተከታተይም ሊሆን ይችላል። እንደዚህ አይነት ባለሙያ ብሆነ እጅግ በጣም የምመኘው ነው ማለት ነው። ከዚያ በተጨማሪም እንግዲህ ቅድም እንደገለጽኩትኝ ዘመኑ የቴክኖሎጂ ነውና በተለይ እንግዲህ ከአውሮፕላን በረራ ጋር በተያያዘ በፓይለት መሆን በጣም ጥልቅ የሆነ ምኞቴ ነው። ምናልባት ይሄኛው እንኳን እንግዲህ እንደ ሀገራችን እንደ ኢትዮጵያ ህዝብ ሙሉ ደርሶ መቼም አውሮፕላን ማብረር አይቻልም የትኛውም ሀገር ላይ ቢሆን እንደዚህ አይነት ነገር የለም። መጀመሪያ ማሟላት ያለብኝ ህግጋት አሉ። እንግዲህ ከህግጋቱ አንድም በጠቅለ ቁመና ብቁ ሆኖ መቅኘት ነው። ሁለቱም ደግሞ እንግዲህ በተለይ ፊዚክስ እና ከኢንጂነሪንግ ከፊዚክስ ጋር በተያያዙ ጥልቅ የሆነ ሳይንስ ማወቅ ግድ ይላል ማለት ነው። ስለዚህ ምክንያቱም እያንዳንዱን የአውሮፕላኑን ጥገና የሚያስፈልገው ይኸው ከአውቶ መካኒክስ ጋር በተያያዘ ጥልቅ የሆነ ሳይንስ መኖር ስላለበት እውቀት ክህሎቱ ብቃቱ መኖር ስላለበት እንጂ ቀጥታ ዝም ብሎ ይሄንን አውሮፕላን እንዴት ሆኖ መብረር እንዳለበት ያንን ዝም ብሎ በተለይ ገለብ ገለብ ያለ ትምህርት ወሽዶ ፓይለት መሆን ስለማይቻል ማለት ነው። እና እነዚህ አይነት ህግጋት ማሟላት ግድዝ ስለሚል ያንን ደግሞ እንግዲህ ምናልባት በዚህ ከየትም የደረጃ ላይ ሆኜ ያንን መማር ለኔም ከባድ ሊሆን ስለሚችል ማለትም ጊዜ ስለማይኖረኝ። ምኞትህ ሆኖ ይቀራል እንጂ ተግባራዊ ይሆንልኛል ብዬ እኔም ያን ያህል መቶ ፐርሰንት አላምንም አልጠብቅምም። ስለዚህ የምመኛቸው እነዚህን የመሰሉ የስራ መስኮች

እሺ አመሰግናለሁ እንግዲህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ከልብ የመነጨ ሰላምታ ድምፄን እንዲህ እያቀረብኩኝ ቃለ መጠየቁን እንደሚከተለው በማንበብ ለቃለ መጠየቁ ማብራሪያ እሰጣለሁ ማለት ነው። የቤትህ ጣሪያ ምን የተሰራ ነው ይላል? እዚህ ጋር እንግዲህ መስተካከል መቻል አለበት በመጀመሪያ ጥያቄው የቤትህ ጣሪያ ከምን መሆን አለበት የተሰራበት ስሪቱን እየጠየቅን ስለሆነ ከምን የተሰራ ነው መሆን አለበት ገ የምትል ፊደል ምን በሚለው ቃል ላይ አብራ መጨመር መቻል አለበት። ስለዚህ የቤትህ ጣሪያ ከምን የተሰራ ነው ለሚለው ጥያቄ የቤቴ ጣሪያ የኔ የሚሆን የብዙዎቻችን ማለት ነው ከተለያዩ አይነት ቁስ አካላት ወይም እቃዎች የተሰራ መሆኑን እንግዲህ አይን ምስክር ነው ማለት ነው ይህም ማለት ምንድነው? የሁሉም ሰው ቤት ቢሆን ማለት ነው የቤቱ ጣራ ሊሰራ የሚችለው። በዋናነት እንግዲህ እንጨቶች አሉ እነዚህም እንጨቶች ወራጅ ማገርና ዋልታ የሚባሉ እንግዲህ ከሚሰጡት አገልግሎት አንፃር ነው ይሄ ስያሜ የተሰጣቸው። ማገር ወራጅ እና ዋልታ ግድ ያስፈልጋል ማለት ነው ጣሪያው ላይ። ከዚያ በኋላ እነዚህ ነገሮች ከተማሉ ወይም ደግሞ እነዚህ ነገሮች በትክክል ተዋቅረው ከተዋቀሩ በኋላ ከላይ በምን ይለብሳል ማለት ነው? በቆርቆሮ ይለብሳል ማለት ነው። በዋናነት በቆርቆሮ ይለብሳል ወደ ገጠሩ አካባቢ ስንሄድ ደግሞ። እነዚህ ነገሮች ከተዋቀሩ በኋላ በምን ይለብሳል ማለት ነው በሳር ከላይ ከላይ በሳር ይከደናል ማለት ነው። ይሄ ሳሩ ለገጠር ቤት ሳሩ ለከተማ ቤት ደግሞ ምናልባትም ይሄ ቆርቆሮ በዋናነት አላማው ምንድነው? ማለት ነው። ወደ ቤት ውስጥ የፀሀይ ብርሃን የፀሀይ ጨረርም ይሁን ብርድ እንደዚሁም ቅዝቃዜን ዝናብን ወደ ቤት ውስጥ እንዳይገባ የሚከላከለው የቤቱ በቃ ዋናው ክፍል ይሆናል ማለት ነው። ወይም የቤቱ ጣራው ይሆናል ማለት ነው። ስለዚህ የቤቱ ጣራ። በዚህ በዋልታ ማገርና ወዳጅ እነዚህ በትክክል ከተዋቀሩ በኋላ ከላይ በምን ይለብሳል በቆርቆሮ ወይም በሳር ማለት ነው። ስለዚህ የቆርቆሮ ዝናብም ብርድም ውርጭም የፀሀይ ሀሩርም ወደ ቤት ውስጥ በመግባት ቤት ውስጥ ያለን ነገር ሁሉ ጉዳት እንዳያደርስ ቤት ውስጥ ባለ ነገር ላይ ሁሉ ጉዳት እንዳይደርስ ይሄ ጣራው። በዚህ ልክ እንግዲህ የቤቱን ደህንነት ያስጠብቃል ወይም ደግሞ ቤቱን ከጉዳት ይከላከላል ማለት ነው። እና የቤቱ ጣሪያ የተሰራው በዋናነት ከእነዚህ መሰረታዊ ነገሮች ነው ማለት ነው። አንዳንድ ቤቶች ደግሞ ምናልባትም የቤቱ ጣራ እንግዲህ ይሄ የአዳማ ቆርቆሮ የሚባል አለ ከእሱ የሚሰራ ከሆነ። ልዩ የሆነ የጣሊያን ጣውላ የሚባል አለ በዚያ እንግዲህ ይዋቀርና ከዚያ በኋላ ይሄ ቆርቆሮ ማለት ነው። በብሎን ይታሰራል ማለት ነው። ያዳመው ቆርቆሮ በብሎን ይታሰራል የቅድሙ ቆርቆሮ ወይም ሀገር የሀገር ውስጥ ቆርቆሮ ግን በምንድነው የሚታሰረው ማለት ነው? በሚስማር ነው የሚያዝ ማለት ነው። ስለዚህ የቤታችን የሁላችንም ቢሆን የቤታችን ጣራ። በዋናነት የሚሰራው ከእነዚህ ከወራጅ ወራጅ ማገር እና ዋልታ የሚባሉት የእንጨት አይነቶች ናቸው እንጨት ናቸው ግን በአገልግሎታቸው ስለሚለያይ ስያሜያቸውን በዚያው ልክ የተለያየ ሆኗል ማለት ነው። ከዚያ በኋላ ከላይ ግን በምንድን? ይለብሳል ማለት ነው በቆርቆሮ ይለብሳል ማለት ነው። ስለዚህ የሁላችንም ቤት ከቆርቆሮ በተሰራ ጣሪያ የተሸፈነ ነው ማለት ነው። ስለዚህ የቤቱ ላይኛው ክፍል ማለትም ከጫፍ ላይ ያለው ቤቱን ሸፍኖ የያዘው ደግሞ ቤት ውስጥ እንግዲህ ያለን ሰውንም ይሁን ቤት ውስጥ ያለን ሀብት ንብረት። ከጸሀይ ብርሃን ማለት ከጸሀይ ሀሩር ከብርድና ከዝናብ እንደዚሁም ከልዩ ልዩ ጉዳቶች የሚከላከልልን ወይም የሚጠብቅልን ልዩ ልዩ ጉዳት እንዳይደርስበት የሚጠብቅልን የሚከልልን የቤቱ እንግዲህ የመጨረሻው ክፍል የቤቱ ከላይ ያለው የቤቱ ጣሪያው ክፍል ይሆናል ማለት ነው። እና ጣሪያችንን ብዙ ጊዜ እንግዲህ ከእነዚህ ነገሮች የሚከላከልልን ወይም ደግሞ ቤታችንን በዚህ ልክ የሚጠብቅልን በመሆኑ በቀላሉ እንግዲህ በአውሎ ነፋስ እንዳይገነጠልብን በጠበቀ ሁኔታ በደንብ ተዋቅሮ መመታት መቻል አለበት ማለት ነው። ጣራው። አለዚያ በቀላሉ ንፋስ ገልዎ ይወስድና ጣራውን እንግዲህ ቤታችንን ለንፋስ ለዝናብ እንደዚሁም ደግሞ ለልዩ ልዩ ችግሮች ሊያጋልጥብን ስለሚችል ጣራው ጠንከር ብሎ በሚስማር የተሳሰረና የተመታ መሆን አለበት። በዚህ አጋጣሚ ሁላችንም ቤታችን ስንሰራ አጥብቀን መስራት አለብን ማለት ነው። ቤት እንግዲህ የሁሉም ሁሉ ሀብት ንብረታችንን የምናስቀምጥበትና ደህንነቱ የተጠበቀ መሆን ስላለበት። በዚህ ልክ የቤቱ ደህንነት ተሟላ ሆኖ መሰራት መቻል አለበት የሚል መልስ ነው ያለኝ አመሰግናለሁ

እሺ አመሰግናለሁ፤ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና "እንደምን አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ?" በማለት እንግዲህ እንደምትኖሩበት አካባቢ የሰዓት አቆጣጠር ማለት ነው፣ ከልብ የመነጨ ሰላምታዬን እያቀረብኩኝ፣ እኔም ደግሞ "እግዚአብሔር ይመስገን፣ በጣም ደህና ነኝ" እያልኩኝ፣ ቃለ መጠይቁን እንደሚከተለው አነብና ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው። "እድለኛ ነገር አለህ?" ይላል፤ እንግዲህ "እድለኛ ነገር አለህ?" ሳይሆን፣ "እድለኛ የሆንክበት ነገር አለ?" ነው ተብሎ መገለጽ ያለበት፤ እና "እድለኛ ነገር አለህ" አይባልም። እንግዲህ በአማርኛ ቋንቋ በቃላት አወቃቀር ወይም ደግሞ በዐረፍተ ነገር ምሥረታ ሕግ ላይ የቋንቋውን ሰዋስዋዊ ስርዓት ያላሟላ በመሆኑ፣ ማለትም ትርጉም ያለው ስላልሆነ "እድለኛ የሆንክበት ነገር አለ?" ተብሎ ወይም "አለህ?" ተብሎ መገለጽ ይችላል ማለት ነው። ስለዚህ እድለኛ የሆንኩበት እንግዲህ እጅግ በጣም ብዙ ነገሮች አሉ ማለት ይቻላል። ሰው ሁሉ እንግዲህ በህይወት ዘመኑ ከአንድም ሁለት ሶስት ጊዜ እድለኛ የሆነባቸው ነገሮች ይኖራሉ፤ ማንም ሰው ቢሆን። ዝም ብሎ እንግዲህ ሁሌ ችግር ብቻ ሊገጥመው አይችልም፤ አንዳንዴ ችግር፣ አንዳንዴ ደግሞ እድለኛ የሚሆንባቸው አጋጣሚዎች ወይም ሁኔታዎች ይኖራሉ ማለት ነው። ለምሳሌ ለእኔ እድለኛ የሆንኩባቸው ነገሮች አሉ የምላቸው፣ ብዙ አይነት ሐሳቦችን ማንሳት እችላለሁኝ። ይሄ ማለት ስኬታማ የሆንክበት ማለት ነው፤ ለምሳሌ እኔ እኔ እንግዲህ ከገጠር ማህበረሰብ ተወልጄ፣ ገጠር ውስጥ ከሚኖሩ ማህበረሰብ ወላጆች ተወልጄ ማለት ነው፣ እንግዲህ አንደኛ ክፍል ሀሁ ብዬ ፊደል ቆጥሬ፣ እንግዲህ ዩኒቨርሲቲ ድረስ ገብቼ በማስተርስ የትምህርት ደረጃ ተመርቄ፣ እንግዲህ መንግስት ቅጥር ውስጥ ገብቼ በዩኒቨርሲቲ ደረጃ መምህር እሆናለሁ ብዬ አስቤው አላውቅም። ይሄ እንግዲህ ምንድነው ማለት ነው? አንዱ ዕድለኛነት ነው ማለት ነው። ስለዚህ ከገጠር የተወለደ ሰው እንደዚህ የዚህ ደረጃ መድረሱ "እድለኛ" ያሰኛል ማለት ነው። ስለዚህ እዚህ ለመድረስ እንግዲህ ብዙ ውጣ ውረዶችን፣ ብዙ ችግሮችን፣ ብዙ አይነት ሥቃይ መከራ ፍዳዎችን አይቼ ነው፤ ዝም ብሎ አልጋ በአልጋ መቼም ይሄ ነገር ማለትም እዚህ ደረጃ አልደረስኩም፤ እና ምንም እንኳን ብዙ ችግሮች እና ብዙ ውጣ ውረዶች፣ ብዙ አስቸጋሪ ሁኔታዎችን ማለት ነው፣ ተጋፍጬ እዚህ ላይ መድርሴ እኔን ስኬታማ ወይም እድለኛ ያሰኘኛል ማለት ነው። ለምሳሌ እንግዲህ እድለኛ ከሚያስቡሉኝ ውስጥ ከአንደኛ እስከ ዐሥራ ሁለተኛ ድረስ በሁሉም አመታት ማለት ነው፣ በሁሉም የትምህርት ደረጃ ሁሌም ቢሆን ማለት ነው፣ ምንም አይነት ችግር ሳይደርስብኝ ሙሉ የዓመቱን ትምህርት ስኬታማ እየሆንኩ ማለፌ አንድ ዕድለኛነት ነው፤ ከዚያም አልፎ ደግሞ እንግዲህ ዩኒቨርሲቲ ገብቶ በዲግሪ ከዚያም ደግሞ እንደገና የማስተርስ ትምህርትንም በማስተርስ ደረጃ ስኬታማ በሆነ መልኩ አጠናቆ መውጣት ሌላኛው ዕድለኛነት ነው ማለት ነው። ምክንያቱም ይህን ያልደረሱ፣ ለመሆን ፈልገው ነገር ግን መሆን ያልቻሉ ብዙ ጓደኞች አሉኝና ከእነሱ በተለየ ሁኔታ እኔ ደግሞ እዚህ ደረጃ መድረሴ እጅግ በጣም ሲበዛ እድለኛ ያሰኘኛልና እኔም እንግዲህ በዚህ አጋጣሚ ማለት ነው፣ እድለኛ የሆንኩበትን ነገር በዚህ ልክ እየገለጽኩኝ፣ በዚህ አጋጣሚ ለዚህ እድል ያበቁኝ ምንም ሳይማሩ ያስተማሩኝ እናት አባቶቼንም እንግዲህ "ምስጋና ይድረሳቸው" እላለሁኝ። እንደው ይሄን ምስጋና፣ እንደው "ፈጣሪ ያድላቸው" እላለሁኝ። ከዚያ በተጨማሪ ደግሞ ምናልባት እንግዲህ "እድለኛ የሆንክበት ነገር" ሲባል ለምሳሌ ሎተሪ ቆርጦ ሎተሪ ማግኘት ሊሆን ይችላል፤ ወይም ደግሞ ሳላስበው እንግዲህ ያላሰቡት ሲሳይ ወርዶ ሊሆን ይችላል፤ ሲሳይ የሚባለው እንግዲህ አሁን ምንድነው፣ ሰው ሁሉ ለምሳሌ አብረውኝ የተመረቁት፣ በትምህርት መመረቁ ብቻ አይደለም ትርጉሙ፤ ምንድነው ዋናው ምስጢሩ ወይም ዋናው ትልቁ ነገር ማለት ነው፣ በተመረቁበት የስራ መስክ እንግዲህ ስራን እየሰሩ፣ ለሚሠሩት ስራ ደግሞ ተገቢ የሆነ የገቢ ምንጭ ሲገኝበት ነው፤ እና ትልቁ በህይወቴ ደግሞ እንግዲህ እድለኛ የሆንኩበት ነገር፣ ትምህርቴን ጨርሼ ትምህርቴን ተመርቄ እንደወጣሁኝ፣ ምንም ውጣ ውረድ፣ ምንም አይነት ሥቃይ መከራ ሳላይ ማለት ነው፣ በቀጥታ ተወልጄ ባደግሁበት አገር በደብረ ማርቆስ ማለት ነው በዩኒቨርሲቲ ደረጃ ተፈትኜ ፈተናውን በማለፍ፣ የዩኒቨርሲቲው አባል የስራ ባልደረባ በመሆን እዚሁ ተቀጥሬ መስራቴ፣ እንደተመረቅሁ እዚህ ዩኒቨርሲቲ ውስጥ እንግዲህ እዚሁ በተወለድኩበት ቦታ ላይ ተቀጥሬ መስራቴ ለእኔ እጅግ በጣም ትልቅ እድለኛ የሚያሰኘኝ ነገር ነውና፣ በዚህም አጋጣሚ እንግዲህ ለቸሩ ፈጣሪ "ምስጋና ይድረሰው" እላለሁኝ፤ ማለትም ይህን እድል ያላገኙ ብዙዎች አሉና፤ እኔ ግን

እሺ አመሰግናለሁ እንግዲህ ከምን በፊት ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ እንዴትስ ዋላችሁ እንዴትስ አመሻችሁ በማለት ይህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው ይሄን የከበረ ሰላምታ ድምጽ በማቅረብ እንደሚከተለው ቃለ መጠይቁን በድምጽ አሰምቻለብና ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው። አወንታዊ አስተያየት ተቀብሎ ታውቃለህ ይላል እዚህ ጋር አሁንም የባለቤትነት ሩቅና ቅርብ አገላለጽ አለ። መደብን ያለመጠበቅ ችግር ማለት ነው አረፍተ ነገሩ ላይ የተፈጠረው ችግር ምንድነው? መደቡን ማለትም የባለቤቱን መደብ ያለመጠየቅ ያለመጠበቅ ሁለተኛ መደብ አንደኛ መደብ ሶስተኛ መደብ የሚባል ማለት ነው። ሁለተኛ መደብ ላይ የተገለጸ ባለቤት ኑሮ ነገር ግን ለሶስተኛ ባለቤት ደግሞ እንደገና ተመልሶ ተገልጿል እና ይሄ ስተት ስላለ። በመጀመሪያ አረፍተ ነገሩ አዎንታዊ አስተያየት ተቀብለህ ነው መሆን ያለበት። አዎንታዊ አስተያየት ተቀብሎ ሳይሆን ተቀብለህ ታውቃለህ ተብሎ ነው መገለጽ ያለበት ስለዚህ መልሱ አዎ ነው። እንደውም አዎ ብቻ ሳይሆን እጅግ በጣም ብዙ ጊዜ ነው የሚባል ማለት ነው። አወንታዊ ማለት እንግዲህ ምንድነው? አፍራሽ ያልሆነ ማለትም አወንታዊ የማለት ነው ፖዘቲቭ ነገር ማለት ነው። ስለዚህ አወንታዊ አስተያየት ይሄ ማለት ጥሩ ትክክል በርታ እቀጥልበት የሚለው አይነት አስተያየቶች ማለት ነው። በጣም በጣም ጥሩ በጣም አሪፍ። በጣም ደስ ይላል የሚሉ አይነት አስተያየቶች ማለት ነው። እነዚህን ደግሞ እንግዲህ ክላስ ላይ የማስተምራቸው ተማሪዎች ሊሆን ይችላል እንግዲህ ስለ ትምህርት አሰጣጡ ብዙ ጊዜ አወንታዊ አስተያየት ነው የሚሰጠኝ ሁሌም ማለት ይቻላል። እንደዚሁም ደግሞ የትኛውንም አይነት እንግዲህ የቢሮ ስራ ስሰራ። በዚያ በምሰራጨው ስራዎች ላይ ሁሌም ቢሆን ማለት ነው እንግዲህ ደንበኛን ከማርካት አንፃር ማያ ሊሆን ይችላል። ምንድነው አንተ ጋር መጠነ መፍትሄ አጠን ተመልሰን አናውቅምና። በዚሁ ስራ በርታበት ቀጥልበት ግፋበት በጸባይህ በስራህ ቀልጣፋነት በጸባይህ ምቹነት። በርታ አይቀየርብን ይሄ ፀባይህ አይቀየርብን በዚሁ ቀጥልልን የሚሉኝ ብዙዎች ናቸው ማለት ነው። እና አዎንታዊ አስተያየት ሲባል ምንድነው? በስራዬ ላይ ምንም አይነት ክፍተት ባለመፍጠር ጥሩ ስራ ስለምሰራ በዚያ ስራ ደግሞ የተደሰቱ ወይም ደስ ያላቸው ሰዎች በስራ የቀልጣፋነት የሚደሰቱ ሰዎች ሁሉ ማለት ነው። እንግዲህ አስተያየት ሲሰጡ አዎ በርታ ጎበዝ ጠንክርልን። ግንባርህ በዚሁ ማለት የሰውን የምትቀርብበት እይታ እጅግ በጣም ደስ የሚል በመሆኑ በዚሁ ፀባይህ ቀጥል እግፋበት። ተጎንህ ነን የሚሉና ሌሎችም አይነት እንግዲህ ደስ የሚሉ አገላለጾች ማለት ነው። እንግዲህ አዎንታዊ አስተያየት ሲባል ደስ የሚሉ ወይም ደግሞ ምቾትን የሚገልጹ የሰው ልጅ ሀሳቦች ማለት ነው። እና እነዚህ ሀሳቦች አዎንታዊ ሀሳቦች ሲባል በአንድ ርዕሰ ጉዳይ ላይ ወይም በአንድ ሀላፊነት ላይ ያለን አካል በሙሉ በሙሉ ሀላፊነቱን በትክክል እየተወጣ ነው ወይስ አይደለም የሚለውን። ለመተቸ ሲተች ማለት ነው ሁሌም ማለት ነው ወይ አሉታዊ አስተያየት ይሰጣል ወይ አዎንታዊ አስተያየት እና እኔ ግን ብዙ ጊዜ ማለት ነው። አዎንታዊ አስተያየት ነው ይሄ የሚሰጠኝ እና ያም ደግሞ እንደገና ለኔ ልዩ ጥንካሬ ይሆናል ማለት ነው። በቃ ሰዎች ስለምሰራው ስራ በዚህ ልክ እየተከታተሉና እያደነቁኝ ከሆነ እነሱን ላለማስቀየም ላለማስከፋት ማለት ነው። የበለጠ አሁንም እንደገና በዚሁ ልክ በቅንነት በየዋህነት በታማኝነት እንደዚሁም ደግሞ ግልጽ በተጠያቂ ተጠያቂነትን ግልጸኝነትን መሰረት ባደረገ መልኩ እያንዳንዱን ስራ በመስራት ማለት ነው። ያለኝን ሀላፊነት በዚህ ልክ ስለምወጣ ሰዎችም በስራዬ ላይ ይሄን ያህል እንግዲህ አሜኔታ በመጣል ማለት ነው። ከጊዜ ወደ ጊዜ የተሻለ የተሻለ ቦታ ላይ ያስቀምጡኛል በተሻለ ቦታ ላይ እየሰራሁ እገኛለሁ ማለት ነው። እንደውም ምን ይባላል በእኛ አካባቢ ለምሳሌ በትንሹ በትንሹ የታመነ ለብዙ ይታጫል ይባላል ይሄ ማለት ምን ማለት ነው? በትንሽ ነገር ታማኝ ሁነህ ተተገኘህ ለትልቅ ስልጣን ብቁ ለማድረግ ሰው ወደኋላ አይልምና በትንሹ የታመነ በትልቅ ይሾማል ይላሉ ማለት ነው። ሀሳቡን ሲገልጹት እና ይሄ በትንሹ የታመነ በትልቅ ይሾማል ማለት ትልቅ ነው ሀሳቡ ጥልቅ ነው ሀሳቡ ይሄን ማለት ምንድነው? እንግዲህ ሰውን ከትንሹ መረዳት እንችላለን ከትንሹ ስንረዳው ንጹህ አሰራሩ ግልጽና በግልፀኝነት በታማኝነት። ስራን የሚሰራ ሰው ነገ ከነገ ወዲያ ትልቅ ቦታ ላይ ተቀምጦ ትልቅ ስልጣን ቢይዝልን ሀገሪትንም እኛንም ወደ ተሻለ ደረጃ ያደርሰናል ብለው ስለሚያምኑበት ማለት ነው። በዚህ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም እጅግ በጣም ሲበዛ ወሳኝ ነገር ነውና ለሁላችሁም ይሄ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ጥልቅ በሆነና ከልብ በመነጨ የሰላምታ ድምጽ። እንዴት አደራችሁ እንዴትስ ዋላችሁ እንደምን ማመሻችሁ በማለት እንግዲህ እንደምትኖሩበት ሰዓት አቆጣጠር ማለት ነው። ይሄን የከበረ የሰላምታ ድምፄን እያሰማሁኝ ወይም ይሄን የሰላምታ ድምጽ እያቀረብኩ ማለት ነው እንደሚቀጠለው ቃለ መጠይቁን አነብና ለቃሌ መጠይቁ ማብራሪያ አሰጣለሁ ማለት ነው። በየትኛው እጅ ትጽፋለህ ይላል? እንግዲህ ብዙ ጊዜ ሁላችንም ቢሆን ማለት ነው የምንጽፈው። የትኛውንም አይነት ስራ የምንሰራው በቀኝ እጃችን ነው። ነገር ግን አንዳንድ ከሺህ አንድ ሰው ሊሆን ይችላል ወይ ሁለት ሰው ሊሆን ይችላል። እንደው በጣም ቁጥራቸው ውስን የሆኑ ሰዎች ማለት ነው እንደው እንደ ሀገርም ሊሆን ይችላል ወይ እንደ አለም አቀፍ ደረጃ ማለት ነው። ቀኝ እጃቸውን ከመጠቀም ይልቅ ግራ እጃቸውን መጠቀም የሚፈልጉ ሰዎች አሉ። ይሄ ማለት ምንድነው? እንደነዚህ አይነት ሰዎች ደግሞ ምን ይባላሉ እንደ አጠቃላይ ግራኝ ይባላል። ጠቅላላ የጋራ ስያሜያቸው ምን ይባላሉ ማለት ነው? ግራኝ ይባላሉ ማለት ነው። ነገር ግን ይሄ በቀኝ እጁ ሁሉን ነገር ስራውን ሲሰራ የሚቀለው በቅልጥፍና ስራዎችን መስራት የሚችለው በቀኝ እጁ ከሆነ ደግሞ ይሄ ቀኝ ሰው ስለሚሆን ቀኝ ደግሞ በቃ ይሄ ታዋቂ በመሆኑ አንፃር ምንም አዲስ ነገር ስላልሆነ ለዚህ ምንም አይነት ያን ያህል ደንታ የሚሰጠን አይደለም። ማለትም ይሄን ያህል ኢሹ ማለት ይሄን ያህል ጉዳይ ሆኖ የሚነገር አይደለም። ነገር ግን ግራ እጃቸውን እንደ ቀኝ እጃቸው የሚጠቀሙ ሰዎች ግን በቃ ይሄ ማለት ምንድነው? ያን ያክል የታወቀ ነገር ባለመሆኑ ወይም ደግሞ ለማህበረሰቡ አዲስ ከመሆኑ አንፃር ምን ይላቸዋል ማለት ነው? እንግዲህ ቀኝ ግራ እጃቸውን እንደ ቀኝ እጃቸው በመጠቀማቸው ሁኔታ ግራኝ ተብለው ይጠራሉ ማለት ነው። እና ግራኝ የሚለው ስያሜያቸው ምንድነው ማለት ነው? በዋናነት ግራ እጃቸውን እንደ ቀኝ እጃቸው መጠቀም መቻላቸው ግራኝ የሚል ወይም ግራ ግራ ግራ እጃቸውን እንደሚጠቀሙ ለመግለጽ ግራኝ ይባላሉ ማለት ነው። እና ግራኝ ሰዎች ብዙ ጊዜ እንግዲህ ምንድነው? በተፈጥሮ ማለትም በዘር ሀረግ የሚተላለፍ ነው ተብሎ ይታመናል። ያ ማለት ምንድነው? ለምሳሌ የዚያ የግራኙ ሰውዬ ወይ የእናት ወገኑ ወይ የአባቱ ወገን ወደ ኋላ ጥናት ቢደረግበት በእሱ የዘር ሀረግ ውስጥ በተደጋጋሚ እንግዲህ ግራኝ የነበረ ሰው አለ ማለት ነው። እና በዘር በዘር የሚተላለፍ ነው ተብሎ ይታመናል። እንደዚሁም ምናልባትም እንግዲህ በውጫዊ ተጽዕኖ ምክንያት ለምሳሌ ቀኝ እጁ እንግዲህ በተፈጥሮም ሊሆን ይችላል ወይም ደግሞ በሰው ሰራሽ አዳጋ ሊሆን ይችላል። ቀኝ እጁ አዳጋ ከደረሰበት እንግዲህ ምንም አማራጭ የለውም። ግራ እጁን እንግዲህ ስራዎችንም ሲሰራ የትኛውንም አይነት እንቅስቃሴ ሲያደርግ ግራጁ ሊጠቀም ይችላል። ነገር ግን ይሄ ሰው ምንድነው? ግራኝ ሊባል አይችልም። ምንም ግራ እጁን ይጠቀም እንጂ ቀኝ እጁን ያልተጠቀመበት ምክንያት እንደዚህ አይነት ችግር በመድረሱ ምክንያት ስለሆነ ግራኝ እንዲያስብለው አይችልም ነገር ግን ስራዎችን ሲሰራ ግራ እጁን ሊጠቀም ይገደዳል ማለት ነው። እና ምንድነው ይሄ ግራኝ የሚለው ቃል ምንድነው? ቀኝ እጁን ስራዎችን ሲሰራ ቀኝ እጁን ከመጠቀም ይልቅ ግራ እጁን በተለየ ሁኔታ በመጠቀም በመቻሉ ግራኝ እንዲያስችለው ያስችለዋል ማለት ነው። ስለዚህ በዚህ ድረስ ላይ ያለኝ ሀሳብ ጠቅላላ ይሄን ይመስላል ዳግም ደግሞ በተለያዩ ጥያቄዎች ተመልሼ እመጣለሁ። እስከዚያው ሰላም ቸር ይግጠመን በማለት በዚሁ ሀሳቤን እጨርሳለሁኝ አመሰግናለሁ።